የወተት ተዋጽኦ ትወዳለህ የወተት ተዋጽኦ አዎ እወዳለሁ በጣም ነው የምወደው። ለምን ወደሽና ምን ምን አይነት የውተት ተዋጽኦ ወደድሽ ካላችሁኝ? የመጀመሪያው በጣም የምወደው እርጎ ነው። እርጎ በጣም እወዳለሁኝ። በጣም ቅዝቅዝ ያለ ስለሚሆን ነው ውፍረት ስላለው በጣም እወደዋለሁ። ከዛ በተጨማሪ ደግሞ አይብ አይብ በጣም እወዳለሁ አይብም በጣም ነው የምወደው። ከቀይ ወጥ ጋ ምናምን ስበላ ስለሚመቸኝ አይብ እወዳለሁ። ከዛ በተጨማሪ ደግሞ ቅቤ ቅቤ ተንጦ ለፀጉር የምንጠቀመው ለፀጉር የምንጠቀመውን ቄቤውን እሱን በጣም ነው የምወደው። ፀጉሬን እቀበዋለሁኝ ራስ የማድረግና የደረቀ ሰውናታችን ራስ የማድረግ ሀይል ስላለው። ቅቤ በጣም እወዳለሁ። ስለዚህ የወተት ተዋጾ አዎ እወዳለሁኝ። ቅቤ እርጎ አይብ።

የክላውድ ማከማቻ ትጠቀማለህ? አዎ የክላውድ ማከማቻ እጠቀማለሁኝ። እንዴት ትጠቀማለሽ? ካላችሁኝ የምጠቀምበት ምክንያት እንግዲህ የሚያገለግለን። ኢሜል ለመክፈት ስልካችንን በሞንቀያየርበት ወቅት። እዛ ቦታ ላይ ስናስቀምጠው በዛም። ባስቀመጥነው መሰረት አዲስ ስልክ በመንገዛበት ስዓት በዛ መክፈት እንችላለን። ስልካችን ቢጠፋ እዛ ላይ ማከማቻ ይሆናል። ይተለያዩ ነገሮችን እዛ ላይ ማስቀመጥ ስለምችል። የክላውድ ማከማቻ? አዎ እጠቀማለሁ። ጎግል ክሮም ብዙ ብዙ እነዛ ላይ። በደንብ አዎ እጠቀማለሁ የተለያዩ ነገሮችን። ስለሚያገለግለኝ እጠቀማለሁ።

ፀሀይ ስትጠልቅ መመልከት ትወዳለህ? አዎ ፀሀይ ስትጠልቅ መመልከት እወዳለሁኝ። ለምን? ወድደሽ ካላችሁኝ አንደኛዋ እኔ ተፈጥሮን በጣም ነው የምወደውና ተፈጥሮን በጣም ስለምወድ እና ከዛ በተጨማሪ ደግሞ ፀሀይ ስትጠልቅ ምመለከትበት ምክንያት። ጠዋት ያለው ስሜት ፀሀይ ሌላ ነው ቀን ላይ የሚሰማን የፀሀይ ብርሃን ሌላ ነው። ጠዋት ላይ ትንሽ ሞቅ ያለ ፀሀይ የምታምር ደስ የምትል ፀሀይ ከዛ ደግሞ ቀን ላይ በጣም ሀይለኛ ፀሀይ ስለሚሆን ሰውነታችን ስለሚያቃጥለን። ከዛ በተጨማሪ ደግሞ ማታ ላይ ያለችው ፀሀይ በጣም ልዩ ናት። የተለያየ ውበት እናይበታለን አያቃጥልም በቃ ደስ የሚል ስሜት ስለሚሰማኝ። ሲደብረኝ ምንም ሲለኝም ሲከፋኝም ፀሀይ ልትጠልቅ አካባቢ ነፋሻማ ቦታ በመሄድ ፀሀይ ስትጠልቅ እመለከታለሁ። አዎ እመለከታለሁ።

በምን ሰዓት ትነሳለህ? እኔ እንግዲህ በምን ሰዓት ትነሻለሽ ከላችሁኝ። ማለት ጥያቄው በምን ሰዓት ትነሳለህ? ተተኛንበት መሰለኝ ላይ ማለት ማታ ሶስት ሰዓት ምናምን እተኛለሁ ለሊቱ አስራ አንድ ሰዓት እናሳለሁኝ። አስራ አንድ ሰዓት የምነሳበትም ምክንያት የተለያዩ ነገሮች ስፖርቶቹ ምናምን ሰራርቼ ወደ ስራ ስለምገባ። ስለዚህ በምን ሰዓት እነሳለሁኝ። አስራ አንድ ሰዓት ላይ። ከሌሊቱ አስራ አንድ ሰዓት እነሳለሁኝ።

በስራ ስንት ጥሪ ታደርጋለህ? እንግዲህ እኔ በስራዬ ስንት ጥሪ አደርጋለሁኝ ይህ ማለት በስራ ወቅት እየሰራሁኝ እያለ የስልክ ጥሪ ማለት ነው እንግዲህ በስራዬ የምሰራው ምግብ ላይ ስለሆነ ብዙ የስልክ ጥሪዎቼን አስተናግዳለሁኝ ከተለያዩ ደንበኞች ጋር ዴሊቨሪም እሰጣለው ምግብ በየቤታቸው በማድረስ ስለዚህ በስራዬ ስንት ጥሪ በጣም ብዙ ቢያንስ በቀን ወደ ሃያ ጥሪ አስተናግዳለው በስራዬ ላይ ያለው ሃያ ጥሪዎችን አደርጋለሁ ማለት ነው።

የፀሀይን መውጣትን ታያለህ? የፀሀይን መውጣት አያለሁኝ ምክንያቱም ጠዋት ላይ በጣም ፀሀይን ስለምወዳት የፀሀይ መውጣት እመለከታለሁኝ አያለሁ በተጨማሪ ደግሞ የጠዋት ፀይ ለጤንነት አሪፍ ስለሆነ እሞቃለሁኝ ስለዚህ የጧት ፀሀይ በደንብ ነው የማያት ማየት ምክንያት መሞቅ ስለመፈለግ ስለዚህ የጧት ፀሀይ መውጣትን አያለሁኝ አወ አያለሁኝ